ገንዘብ ትቆጥባለህ የሚል ነገር አለ ገንዘብ ያው ምን ያህል አስፈላጊ እንደሆነ እናውቃለን በተለይ ዛሬ ላይ ማለት ነው። እና የተለያዩ የአለማት ገንዘቦች አሉ በድሮ ጊዜ እንዴት ነበረ? የሚለውን ነገር ብናነሳ በጣም ብዙ ነገሮችን ማሳደግ እንችላለን በድሮ ጊዜ የነበሩ ነገሮች። የተለያዩ ናቸው የተለያዩ ተግባራትን በማከናወን ነበረ ገንዘብ የሚገኘው ገንዘብም አልነበረም ነበር። ጨው በመጠቀም የተለያዩ ምርቶችን መለዋወጥ እቃ ጤፍ ካለ ስንዴ መውሰድ ጨው የያዘ ወርቅ መግዛት ብር የያዘ ምናምን ነገር ነበረ እነኚህን መቀየር ነበር የድሮ አካሄድ ማለት ነው። እና እነኚህ ነገሮች ደግሞ የተለያዩ ጊዜያቶች አለም እያደገች እየተመነደገች በመጣች ቁጥር ነገሮች እየተቀየሩ እያደጉ የመጣበት ሁኔታ አለ። በጣም ብዙ ነገሮች። እየተቀየሩ ያለበት ሁኔታ አለና በጣም ብዙ በነገሮችን ማንሳት እንችላለን እንደ አጠቃላይ ስለ ገንዘብ ማለት ነው። ገንዘብ በጣም አስፈላጊ ነገር ነው። ገንዘብ መቆጠብ በጣም የውዴታ ግዴታ ነው። ምንድን ነው? ገንዘብ እኔ እንደ አጠቃላይ በጣም ብዙ ነገሮች ልናደርግበት የምንችለው ነገር ነው የተለያዩ ተግባራቶች የምናከናውንበት ነው። ማውጣት ማስገባት ይኖራል እና ደግሞ ገንዘብ ብዙ አጋጣሚዎች እናገኛለን የተለያዩ እቃዎችም በመሸጥ ሊሆን ይችላል። ዛሬ ዛሬ በጣም ብዙ እቃዎችን በመሸጥ ገንዘብ እናገኛለን ከዛ የምንፈልገውን ነገር ደግሞ በዛ በሸጥነው ገንዘብ በመጠቀም መልሰን እንገዛና እንትን እንላለን ማለት ነው። እና እንደ አጠቃላይ ገንዘብ በጣም አስፈላጊና አስፈላጊ ነገር ነው ማለት ነው። እያንዳንዱን ነገር ለማከናወን እያንዳንዱን እንቅስቃሴ ለማድረግ በተለይ ዛሬ ላይ ከሰለጠነው አለም ጋር ለመራመድ ገንዘብ በጣም አስፈላጊ እና ህይወታችንን ቀለል አድርገን ልንመራበት የምንችለው ነገር ቢኖር ገንዘብ ነው። ይሄን ገንዘብ ግን እንዴት ነው የምናገኘው? የሚለውን ነገር ትንሽ ልበልና። ገንዘብ ያው የተለያዩ ነገሮች እናገኘዋለን በሙያችን እንማርና የዛን ሙያ ደግሞ የተማረውን ሙያ ወደ ተግባር በመውረድ ያንን ወደ ተግባር ያወርድነው ሙያ ደግሞ በመስራት ገንዘብ እናገኛለን። ያን ያገኘነውን ገንዘብ ደግሞ የተለያዩ ነገሮች ለምንፈልጋቸው ልንጠቀመው እንችላለን። እንዲሁም ደግሞ ያለንን እቃ ምርት በመሸጥ እቃ ሊኖር ይችላል የተለያየ ምርት ሊኖረን ይችላል ያንን ያመረትነው ምርት በመሸጥ ገንዘብ እናገኛለን። እና ገንዘብ ደግሞ በተለይ ከዚህ ከሰለጠነው አለም ጋር ስናነሳ በጣም የተለያዩ ገንዘብ አይነቶች እንዳሉ እናውቃለን። ለምሳሌ ወደ አሜሪካ ብንሄድ ዶላር እንጠቀማለን ወደ ተለያዩ ፓውንድ የሚባሉ እንዲሁም ደግሞ ኢትዮጵያ ስንመጣ ብር አንዳንድ ሀገሮችም ስንሄድ ሽልንግ ተብሎ የተለያዩ ገንዘቦች አሉ። እነኚህ ገንዘቦች ደግሞ በጣም ለእኛ የምንጠቀምበት በጣም አስፈላጊ እና አስፈላጊ የሆኑ ነገሮች ናቸው። እና እነኚህ ገንዘቦች ናቸው። አሁን በአጠቃላይ ገንዘብን መቆጠብ የሚለው ደግሞ ገንዘብ መጀመሪያ ማግኘት አለብን ለመቆጠብ ምክንያቱም ሳናገኝ ከየትም አምጥተን አንቆጥብም። ገንዘብን ማለት ነው ግን መጀመሪያ የምናገኝ ከሆነ ያንን ገንዘብ በሚገባ መቆጠብ እንችላለን። እና በተቻለ አቅም የገንዘብ መግቢያ መንገዶቻችን ማስፋት ብዙ ግቢ ምንጮችን መፍጠር የተለያዩ ግቢ ምንጮች ሲኖሩን ደግሞ እነዚህ የገቢ ምንጮቻችንን በመጠቀም ገንዘባችንን በሰፊው ማግኘት እንችላለን ማለት ነው። ገንዘብ አገኘን ማለት ደግሞ የተለያዩ የምፈልጋቸው ነገሮች በቀላሉ አሟላን ማለት ነው። እና ምንድነው ስለ ገንዘብ ቁጠባ ማንሳት የምፈልገው ነገር ብዙ ጊዜ ገንዘብ ጥረት ይፈጠራል ሰዎች ብዙ ጊዜ ገንዘብ ይቸገራሉ ገንዘብ ያጥራቸዋል። እና ይሄ ከምን አንፃር ነው? ገንዘብ ጥረት ይኖራል። እና ይሄን ገንዘብ እጥረት እንዳይፈጠር ወይም ደግሞ ገንዘብ እንዳይቸግረን በተቻለን አቅም መቆጠብ አለብን። ለምሳሌ መቶ ፐርሰንት ብናገኝ ሃያ አምስት ፐርሰንቱን ብንቆጥብ የተሻለ ነው ብዬ አስባለሁ። ያለንን ሁሉ ማጥፋት አለብን ብዬ አላስብም። እና ይሄን ካለን ውስጥ ግን የሆነ ፐርሰንትም ቢያንስ ሃያ አምስት ሃያ አምስት ፐርሰንት ብንቆጥብ ሁሌ እንደሰራን ሁሌ እንደለፋን አንኖርም። እና በዛ በደከምን ጊዜ ይሄ ነገር ዋስትናችን ይሆናል ማለት ነው። ይሄ ገንዘብ የምንለው ነገር ለእኛ ዋስትና ይሆናል። እና ያን የምናገኛት ሃያ አምስት ፐርሰንቷን ብናስቀምጥ ብንታመም በሰው ላይ መቆም ላይ ስንት ነገር አለ መቼም እናውቃለን መታመም ይኖራል። የተለያዩ ያልተጠበቁ ወጪዎች አደጋ ይኖራል እነዚህ ነገሮች በሚከሰቱ ጊዜ ማንም የሚደርስልን አካል አይኖርም። ምናልባት ከቅርብ ዘመዶች የምንላቸው ሰዎች ካልሆነ በስተቀር። ይሄን ገንዘብ በቀላሉ የምናገኝበት አማራጭ አይኖረንም። ስለዚህ ምንድነው የሚሆነው? ያለንን ገንዘብ ካለን ላይ ቀነሰን ራሳችንን ጎድተን ሊሆን ይችላል። ከተረፈንም ይሁን ብቻ ካለን ገንዘብ ላይ የሆነ ፐርሰንቱን ያህል በመቆጠብ ራሳችንን ቤተሰባችንን ካልተጠበቀ አደጋ መከላከል እንችላለን ብዬ አስባለሁ። ቢያንስ የሆነ ነገር ሲፈጠር ወደ ሰው ተቸገርን እርዱን ብለን የማንሄድበት ሁኔታ ይፈጠራል። እና ይሄ ደግሞ ትልቅ ነገር ነው። የሰው ልጅ ትልቁ ነገር ራሱን ማሸነፉና መኖሩ ነውና። ከዚህ ጋር ተያይዞ ትልቁ ነገር ገንዘብ ያስፈልጋል ገንዘብ እንደውም በሚገባ መቆጠብ አለብን። የቆጠብነውን ገንዘብ ደግሞ የሚፈልገው አላማ ላይ በሚፈለገው ጊዜ የሚጠቅመን አይታወቅም። ገንዘብ እና ያን ጊዜ መጠቀም እንችላለን። የሚለውን ነገር ማንሳት እፍልጋለሁ እንደ አጠቃላይ

የመጠጥ ውሃን ከየት ታገኛለህ እሚል ነገር አለ ምንድን ነው? ያው ስለመጠጥ ውሃ ስናወራ። ምንድን ነው መጀመሪያ የሰው ልጅ ከሚያስፈልጉት ነገሮች ከአየር ምግብ መጠለያ ልብስ ከምንላቸው ነገሮች ውስጥ አንዱ ከምግብ ውስጥ እሚካተተው በጣም አስፈላጊ ከስድስቱ ንጥረ ምግቦች ውስጥ በጣም አስፈላጊ የሆነው ምግብ ምንድነው? የመጠጥ ውሃ ነው። የመጠጥ ውሃ ነው የመጠጥ ውሃ በጣም አስፈላጊና ለሰው ልጅ ለመኖር በጣም አስፈላጊ ከምንላቸው ነገሮች ውስጥ የህይወት ጉዳይ ነው። የውሃ ጥያቄ ማለት ነው። እና ውሃ በጣም አስፈላጊ ነገር ነው የውሃ ያለ ውሃ ህይወት የለም። ውሃ ምንድነው ህይወት ነው ይባላል። እሄ ምንድነው የውሃን ጥቅም ለማስረዳት ሰዎች ውሃን እንዲረዱበት እሚደረግበት ሁኔታ ነው ብዬ አስባለሁ። እና ውሃ ማለት ምን ማለት ነው ህይወት ነው ማለት ነው። በቃ ያለ ውሃ የሰው ልጅ። ምን አልባት። ሶስት ቀን አራት ቀን ሊቆይ ይችላል ከዛ በላይ ግን መቆም አይችልም መቆየት አይችልም። እና ውሃ ለሰው ልጅ ህይወት ነው በእያንዳንዱ እንቅስቃሴአችን ውስጥ ውሃ ያስፈልገናል ሰውነታችን። ጤና ለመጠበቅ ውሃ በጣም አስፈላጊና አስፈላጊ ነገር ነው ስለዚህ። ውሃን በጣም በአግባቡ መጠቀም ራሳችንን ጤናማ ማረግ እንችላለን። ራሳችንን ጤና እንችላለን እና እውሃ ተፈጥሮ ነው ተፈጥሮ የሰጠችን ገጸ በረከት ነው ተፈጥሮ። አየር እንደሰጠችን ምግብ እንደሰጠችን እኋንም ከማጀቷ ቀድታ ነው። የሰጠችን እና ውሃ ከተለያየ አይነት ሁኔታ ይገኛል። ምንድን ነው ውሃ መገኛዎቹ ውሃ ምንድን ነው ከሚለው? ያው ውሃ መልክ የሌለው በጣም አስፈላጊ ለሰው ልጅ የሆነ። ቀን ተቀን ተግባራችን እምናከናውነው የተለያዩ ሰውነታችንን ጤና ለመጠበቅ። በሚጠማ ሰዓት እምንጠጣው ንጹህ የሆነ ውሃ የምንጠጣው ውሃ እንለዋለን ይሄ ውሃ። ከተለያየ አይነት ሁኔታ እናገኛለን። ምንድን ነው እኔ እማገኘው እንደ መጨረሻ ላይ እመጣበታለሁ እና ከተለያየ ሁኔታ ይገኛል። አብዛኛው ኢትዮጵያ ውስጥ እንደምንኖረው መጠን የተለያዩ የውሃ ወንዞች ወራጅ ወንዞች አሉ። ሀይቆች አሉ ምንጮች አሉ። እና በጣም ብዙ እምንላቸው የዝናብ ውሃ መጠቀም እንችላለን። ይሄ እንዲሁም ደሞ ትላልቅ የሆኑ ሀይቆች አሉ። ምናልባት የተለያዩ ሀይቆች አሉ እነኚህ ሀይቆች መጠቀም መጠጥ ውሃ እሚጠቀም ማህበረሰብ አለ። ሁሉም እንደተለያየ ማለት ነው። በተለይ ምንጮች ደሞ በጣም ቋሚ የኢትዮጵያ ውስጥ ያሉ ህዝቦች። የቋሚ የመጠጥ ውሃቸው ምንድን ነው? ይሄ የመጠጥ ውሃ እምንለው ከምንጭ ነው እሚገኘው እና አብዛኛው ጊዜ የምንጭ ውሃ ነው የኢትዮጵያ ህዝብ እሚጠቀም ብዬ አስባለሁ። በተለያየ መንገድ በቱቦ ተስቦ ተለያየ ቦታ ላይ ደርሶ እምንጠቀመው የመጠጥ ውሃ ምንድን ነው? የምንጭ ውሃ ነው። ይህ የምንጭ ውሃ ደሞ በጣም አስፈላጊ እና ጠቃሚ ነገር ነው። ለእያንዳንዱ እንቅሰቃሴአችን ማለት ነው። እና ይህን የምንጭ ውሃ እንጠቀማለን በሰፊው ማለት ነው። እና እንደ አጠቃላይ ብዙ ነገሮችን ማንሳት እንችላለን። የመጠጥ ውሃን ከየት ታገኛለህ እሚለው እና አንዳንዴ ደሞ ውሃ ምንጭ የሌለበት ይኖራል ወንዝ የሌለበት ይኖራል። እና እነኚህ ሁኔታዎች ላይ ደሞ ትልቅ የሆኑ ኩሬዎች ይቆፈራሉ ጉድጓዶች ይቆፈራሉ እነኛ ኮሬና ጉድጓዶች ተቆፍረው። ከዛ በኋላ ውሃ ከመሬት እሚወጣበት ሁኔታ አለ። እንዲሁ ደሞ ውሃ ከዝናብ ሲዘንብ። እዛ ውስጥ እንዲታቆር ይደረግና ያ የታቆረ ውሃ ደሞ። ምንድነው? ለተለያየ አገልግሎት እንጠቀመዋለን ማለት ለመጠጥ ሊሆን ይችላል። ወይ ደሞ ለአታክልት ሊሆን ይችላል እና ለተለያየ መንገድ እንጠቀመዋለን እና እንደ አጠቃላይ ግን እንደ እኔ ስናነሳ የተለያዩ ምንጮች ይኖራሉ። ያው የመጠጥ ውሃ። የማገኘው ልክ ምንጭ ነው። ምንጭ ደሞ በቱቦ ተጠልፎ በተለያየ የአለማችን ክፍል የሀገራችን ክፍል እንዳለው ከተለያዩ ምንጮች ይጠለፍ እና። በቱቦ ተጎትቶ በየሰፈሩ በየቤቱ በየቄየው ይገባል ይህ ውሃ። የገባን ውሃ ደሞ በተለያየ ሁኔታ እንጠቀመዋለን ለመጠጥ እሱን ነው እምንጠቀመው ማለት ነው። አንዳንዴ አቅም ያላች ሰዎች በጅሪካን በሃይላንድ ያለውን ይገዙና ይሄን ተጠቅመው ራሳቸውን እሚጠቀሙበት ሁኔታ አለ። ነገር ግን እኛ ንጹህ ውሃ ብለን እምንጠቀመው በቱቦ ከተለያዩ ምንጮች ተጥልፎ እሚመጣልህን ውሃ ንጹህ ውሃ ብለን እንጣጣለን እንጠቀማለን። እና እውነትም ጤናማ የሆኑ ውሃ ነው እና በክሎሪን እሚታከም አለ እሱን በመጠቀም የመጠጥ ውሃ ከዛ እናገኛለን ማለት ነው። እና ብዙ የሀገራችንም አካባቢዎች አብዛኞቹ ከሚባሉት ሁኔታ በተለያየ ከተማም ገጠርም እንዳንድ ቦታዎች ላይ እሚጠቀሙት የቱቦ ውሃ ወይም ደሞ ከምንጭ ወይም ደሞ ከመሬት እሚወጣው ውሃ በመጠቀም በቱቦ በመውሰድ የተለያዩ ሰፈሮች ውስጥ በማከፋፈል ወደ ገጠሩ አካባቢ በቱቦ በመውሰድ የገጠሩ አካባቢ ላይ እንዲዳረስ በማድረግ እምንጠቀምባቸው ሁኔታዎች አሉ። እኔም ከእነኛ ውስጥ አንዱ ነኝ። የምንጪ የመጠጥ ውሃ ነው እምትጠቀመው ከቱቦ ነው በሚመጣ ውሃ ቢርካ በምንለው ውሃ መጠቀም ይሆናል ማለት ነው። የቀን ተቀን የዋህ ፍጆታዬን እማሳካው የመጠጥ ውሃ እምጠቀመው ከዛኛው ነው እሚለውን ነገር በአጠቃላይ ማንሳት እፈልጋለሁ። ይሄንን ይመስላል ውሃ ከየት ታገኛለህ የሚለው ማለት ነው። በአጠቃላይ ይህንን ሀሳብ አንስቻለሁ ስለእዚህ ርዕስ ዙሪያ ማለት ነው።

ግጭቶችን ማስተካከል ትችላለህ የሚል ርዕስ አለ እና ምንድነው ብዙ ጊዜ ያው ግጭቶች ይፈጠራሉ የሰው ልጅ ምንድነው ሰላም እንደሚሆንበት? መግባባት እንዳለው ፍቅር እንዳለው ሁሉ ግጭቶች ይኖራሉ። ምንድነው የግጭቶች በተለያየ አይነት ሁኔታ ይፈጠራሉ የተለያየ ጊዜ እነኚህ ግጭቶች ሊፈጠሩ ይችላሉ። አነኚህ ግጭቶች በሚፈጠሩ ጊዜ ደግሞ እንዴት ነው የምንፈታው እንዴት ነው? መፍትሄ የምናደርግላቸው የሚለውን ነገር። ማንሳት አስፈላጊ ነው። ምክንያቱም እ በተለያየ ጊዜ የተለያዩ መጋጨቶች ይኖራሉ። በቀን በቀን የምንሰራው ተግባራቶች ይኖራሉ በነኛ ውስጥ ውስጥ ምንድነው ግጭት አለመግባባት ይፈጠራል። ያው ሰው እግርም ከእግር ይጋጫል ይባላል እና ሰውም ከሰው ጋር የሚጋጭበት የሚገናኝበት ሁኔታ አለ። ብዙ ጊዜ ሁሉ ነገር ፒስ እንደሆነ ሁሉ ነገር ሰላም እንደሆነ አይቀጥልም እና። የተለያየ በ ቤተሰብ ሊሆን ይችላል በጓደኛ መሃል ሊሆን ይችላል። በፍቅረኛ ወይ በሚስትና ባል ሊሆን ይችላል። በስራ ባልደረባ መካከል ሊሆን ይችላል እና ግጭቶች ይፈጠራሉ። የተለያዩ ግጭቶች ይፈጠራሉ። እነኚህን ግጭቶች ግን እንዴት ነው የምንቆጣጠረው እንዴት ነው የምንይዛቸው እንዴት ነው መፍትሄ የምንፈልግላቸው? እንዴት ነው እነኚህን ነገሮች መያዝ የምንችለው የሚለው ነገር ደግሞ ትልቅ ትኩረት የሚሻ ሀሳብ ነው። እና ይሄን ሀሳብ ደግሞ እንዴት ነው? እንዴት ነው ችግሮችን የምንፈታው? ብዙ ጊዜ እንደ ግጭት አስፈላጊ አይደለም። ግን በቃ እንደ ትክክለኛ ነገር ወይም ደግሞ እንደ የሚጠበቅ ነገር መውሰድ አለብን። ብዙ ጊዜ የሰው ልጅ ሰላም እንደሚሆን ሁሉ ግጭት በመሃል ይኖራል። አለመግባባት በመሃል ይኖራል። ሰላም አለመሆን በመሃል ይኖራል። ይሄ አንዱ ተግዳሮት ነው። የሰው ልጅ በመኖር ላይ የሚገጥሙት አንዱ በህይወት ውስጥ የሚገጥሙት አስቸጋሪ ሁኔታዎች ናቸው። እነዚህ ግጭትን አለመቋቋም ተግዳሮቶች ማለት ነው። እና እነኚህ ሁሉ ምንድን ናቸው? ተግዳሮቶቻችን ናቸው። እና እነኚህን ተግዳሮት እንዴት ነው የምንቋቋመው እንዴት ነው የምንይዛቸው የሚለው ነገር ደግሞ ትልቅ ትኩረት የምንሰጠው ጉዳይ ነው። በተቻለን አቅም ግጭትን ማስተካከል እችላለሁ። ምንድነው? ብዙ ጊዜ በአንዱ እግር ጫማ ላይ ሆነን አይደለም መወሰን ያለበት ስለ ግጭት እና ለሰላም በአንድ ሰው ጫማ ውስጥ ሆነን ሳይሆን ግጭቱ እንዴት ነው የተፈጠረው በሁለቱ መካከል ያለውን ነገር መረዳት መቻል አለብን። እንዴት ነው ግጭቱ? መቋቋም የምንችለው ወይ ደግሞ እንዴት ነው ግጭቱን የተፈጠረው የሆነ ነገር መጀመሪያ ከስር መስራት ማጥናት አለብን። ከዛ በኋላ ያን የተፈጠረ ግጭት ደግሞ እንዴት አድርገን መፍታት አለብን። እንዴት አድርገን ማዳመጥ አለብን? የሚለው ነገር ሁለተኛ ትልቅ ትኩረት የምንሰጠው ነገር ነው። ምክንያቱም ግጭት ይኖራል። ያንን ግጭት ደግሞ እንዴት አድርገን ነው የምንፈታው? እንዴት አድርገን ነው? ያንን ግጭት የምናይበት መንገድ ይለያያል። ከዛ በኋላ ያንን ግጭት ካየን በኋላ ወይም ደግሞ ያንን አለመግባባት እምንፈታው በተለያየ መንገድ ነው። አንደኛ ሁለቱንም ቁጭ አድርገን በጠርጴዛ ዙሪያ በማወያየት ያንን ችግር የምንፈታበት ሁኔታ ይኖራል። ሁለቱም እንደዚህ እንደዚህ ነው ያለው ችግር ይሄ ነው የገጠመኝ ይሄ ነው እንደዚህ ማድረግ ያለብኝ እንደዚህ እንደዚህ ተፈጥሯል የሚለው ነገር ትልቅ ነገር ነው። ከዛ ይሄንን ችግር ከዚህ ችግር በመነሳት ደግሞ ምንድነው መፍትሄው ምን ማድረግ አለብን? እንዴት መሄድ አለብን የሚለውን ነገር ወደ ቀጣይ አንዳንድ ነገሮችን ማንሳት አስፈላጊ ነው። ብዬ አስባለሁ። እና እነኚህ ጥሩዎች ደግሞ በተለያየ ጊዜ ጊዜያዊ ናቸው። ዘለቄታዊ የሚሆኑበት ሁኔታ በጣም ትንሽ ነው። እና እነኚህን ግጭቶች ደግሞ በአግባቡ በመያዝ በአግባቡ በተሻለ እንትን በማድረግ ግጭቶቻችንን መቆጣጠር ግጭቶቻችንን መያዝ እንችላለን ማለት ነው። እና እኔም የምፈታበት አንዱ ሁለቱን በማግባባት ሁለቱም ጋር ያለውን ነገር በማየት በማገናዘብ ትክክለኛ ነው ብዬ የማስበው የመፍትሄ አካል ነው ሁለቱን ያቀራርባል ያግባባል የምለውን ነገር። አንስቼ ሁለቱን በመሃል የተፈጠረው ግጭት እፈታለሁ ማለት ነው። እና ትልቁ ነገር ይሄ ነው። እንደ ቀጣይ ስናነሳ ደግሞ ግጭቶችን የምንፈታበት ሁኔታ ሁለቱም እንደ በተቻለ አቅም ቋሚ የሚያገናኛቸውን ነገር ማቆም በቃ እነኚህ ሰዎች አልተግባቡም። ስለዚህ ሌላ ነገር ውስጥ ከሚገቡ አንተም ከዚህ አትለፍ አንተም አንቺም ከዚህ አትለፊ ብለን ያንን ግጭት ማስተካከል ወይም ደግሞ ማቆም የምንችልበት ሁኔታ አለ ብዬ አስባለሁ። ምክንያቱም ግጭቶች ብዙ ጊዜ የሚፈጠሩት ባለመግባባት ነው። እነኚህ አለመግባባቶችን ደግሞ በተቻለ አቅም መቀነስ ከተቻለ ግጭቶች መፍታት ይቻላል። እና ይሄን አለመግባባት ደግሞ በተለያየ መንገድ መፍታት እንችላለን። እነኚህ የፈታናቸውን አለመግባባቶች ደግሞ ወደ ከፍተኛ አሳድገን ውጤታማ የሆነ የችግር አፈታት እንዲሁም ደግሞ የመፍትሄ አካል መሆን እንችላለን። ብዬ አስባለሁ። ብዙ ጊዜ አብዛኛው ሰው የችግር ወይም ደግሞ ችግሩን የሚያባብስ ነው የሚሆነው። ግን እኛ ግን መሆን ያለብን የችግር ፈቺ እንጂ የችግር እንትን ባይ ፋብራኪ ፋብራኪ መሆን የለብንም። ችግር አምጭ መሆን የለብንም። የሚፈጠሩ ችግሮችንም በጥበብ መፍታት በማገናኘት በማስተዋል የሚፈጠሩ አለመግባባቶችን መፍታት አችላለሁ ብዬ አስባለሁ። በ አጠቃላይ

እሺ ምንድነው ቀጣይ ርዕሴ የምትወደው ፊልም ምንድነው? ይላል የሚገርም ርዕስ ነው። ያው ፊልም። በጣም ወዳጅ የምባል አይነት ሰው ነኝ። ፊልም እወዳለሁ። በጣም ያዝናኑኛል አሪፍ ብዙ ፊልሞች አሉ አሪፍ አሪፍ ፊልሞችን የሚያዝናኑ ፊልሞችን እጠቀማለሁ። ግን ምንድነው የምወደው የምትወደው ፊልም ምንድነው? በሚለው ረእስ ስር። ብዙ ምወዳቸው ፊልሞች አሉ። ማለት ፊልም ምንድነው? ከሚለው ጀምሬ እመጣበታለሁ። ፊልም ያው የማህበረሰቡን ትውፊት ባህል እሴት ወግ ልማድ። እያንዳንዱን ነገር። በታሪክ መልክ አዋዝቶ የኛ ለሚስማማ በሚችል። ከማህበረሰቡ በማይጋጭ መልኩ ማህበረሰቡን ባማከለ መልኩ። ለሰዎች የሚቀርብልን። በድርሰት ሆኖ በሚታይ ነገር በሰዎች በራሱን በቻሉ ገጸ ባህሪያት። ወይም ደግሞ ተዋንያን የምንላቸው ሰዎች አማካኝነት። አሪፍ ተደርጎ ተቀርጾ። ለሰዎች ሳቢ በሆኑ ሁኔታ ማራኪ በሆኑ ሁኔታ። የሚቀርብልን ነገር ነው ፍልም ምንለው ማለት ነው። እና። እኔም ምናልባት አሁን ነው እንጂ በፊት በጣም ብዙ ፊልሞችን። አያለሁ በቀን በቀኑ አንድ ፊልም ማየት በጣም ትኩረት የምሰጠው ነገር ነበረ። በቃ ማታ ላይ አካባቢ በተለይ ቁጭ ብዬ ፊልም አያለሁ። ያንን አንድ ፊልም አይቼ በጣም ደስ ብሎኝ ራሴን ዘና አድርጌ። ከዛ ደግሞ ሌሎች ስራዎች የምሄድበት ሁኔታ አለ። ግን እኔ ብዙ ጊዜ ፊልም በጣም የሚያስደስተኝ ነገር። በጣም ብዙ የተለያዩ ህልሞችን የማየት እድሉ ነበረኝ። እና በጣም ያስደስተኛል በቃ በጣም ያስደስተኛል። አሁን ምናልባት እየቀዘቀዝኩ መጣሁ ምናልባት ከእድሜ ጋር ይሁን አላውቅም። እና ብዙ ነገሮች እዛ ነገር ላይ ትኩረት አልሰጥም። እና ግን ፊልም በጣም። ደስ ይለኛል በጣም የምወደው ነገር ቢኖር ፊልም ነው። ፊልም እወዳለሁ። በፊት ማለት ነወና ተማሪ በነበርኩበት ጊዜ በተለይ በጣም ብዙ አይነት የፍቅር ፊልሞችን አይቻለሁ። የጦርነት ፊልሞችን። በተለይ በተለይ ደግሞ የፍቅር ፊልሞች ላይ በጣም ብዙ ፊልሞችን የማየት እድሉ ነበረኝ። ኢትዮጵያ ውስጥ አሉ አሉ አሉ የሚባሉ ፊልሞች እኔ ቀርተውኛል ብዬ አላስብም። በቃ አብዛኛው የሚባሉ ፊልሞችን አይቻለሁ ብዬ አስባለሁ። እንደ አንድ ግለሰብ ማለት ነው። እንዴት ነው? እነኛ ፊልሞች የማየት እድሉ ነበረኝ። በቃ ሰለፍ የነበረ ጊዜ ነበረ እና ያ ጊዜ ደግሞ። እነኛን ፊልሞች እንዳይ አመቻችቶልኝ ነበረ እና። ከፊልሞቹ ብዙ ነገሮች እናገኛለን። ያው እንኛ ፊልሞች በማየቴ ብዙ ቁምነገሮች እናገኛለን። አንድ ፊልም አይተን ቁጭ ብለን አይተን ያንን ፊልም በጣም ደስ የሚል ነገር ይኖረዋል። ያንን ፊልም። ዘውጉ አጻጻፉ የሚያስተላልፈው መልእክት በተለይ ፊልሞች ምንድነው ብዙ ጊዜ መልእክት ተኮር ናቸው። ቁም ነገር ውስጣቸው እያዋዙ እያዝናኑ በውስጣቸው የሚይዙት ቁም ነገር አለ። ይሄን ቁም ነገር ደግሞ ከዛ ውስጥ አጠንፍፎ መውሰድ መቻል ራሱ ትልቅ ነገር ነው። እና እኔም እነኛ ፊልሞች ወይኔ እንደዚህ በሆነ እንደዚህ በሆነ እያልኩ ያን ፊልም እንደ መዝናኛም እንደ ትምህርትም እንደ ቁም ነገርም እየወሰድኩት በደንብ እየተማርኩበት የመጣሁበት ሁኔታ ነው። ያለው እና በጣም ፊልሞች ያዝናናሉ ያስደስታሉ እንዲሁ ደግሞ አንዳንዴ የሚያሳዝኑ ፊልሞችም እንዳሉ ሆኖ። ነገር ግን ምንድነው እንደ አጠቃላይ የሚያነሱት ነገሮች እነኚህ ፊልም የምንላቸው ነገሮች። ብዙ ጊዜ የሚያነሱት ነገር ብዙ ነገሮችን። አስተውለን እንድናይ። ጥሩ ያልሆነውን ነገር በመገሰጽ በመኮነን ነው። እንትን የሚሉት ማለት ነው። መልካም ያልሆነው የሆነውን ነገር ደግሞ በማበረታታት ጥሩ ነገሮችን። ይበል እንዲያሰኝ የሚያደርጉ እንዲሁምደግሞ በቃ መልካም የሚባሉ ነገሮችን የሚያበረታቱ ናቸው። አብዛኞቹ የኢትዮጵያ ውስጥ ያሉ የፊልም ዘውጎች ማለት ነው። እና እኛም ደግሞ እነኚህን ፊልሞች በመጠቀም ራሳችንን እያሳደገን ራሳችንን እያየን ራሳችን ላይ እየሰራን ራሳችን ላይ ግንዛቤ እየፈጠርን ራሳችንን እያሳደግን። እንደኔ ትልቅ ተጽዕኖ ይፈጥራሉ ብዬ አስባለሁ። ኢቭን የአንድ ሀገር ሌላ ይቅርና የአንድ ሀገር ታሪክ እንኳን ለማሳየት ቢፈለግ እንደዚህ ሆኖ እንደዚህ ሆኖ ከሚል ይልቅ በአሪፍ በፊልም መልኩ ተቀርጾ። በሚያምር መልኩ የተቀናበረ ፊልም ማንም ሰው ሊያየው። ይፈልጋል። እና ምክንያቱም ያ በአሪፍ አቀነባበር በአሪፍ የታሪክ አጻጻፍ በአሪፍ የድርሰት ትወና። ከተበ ማንም ሰው የማየት እድል ይኖረዋል። እና እኔም ደግሞ እነዚህ ፊልሞች በተለያዩ የምወዳቸው ፊልሞች አሉ ከእኔ የምወዳቸው ፊልሞች ካየዋቸው እስካሁን። ይሄ ነው ብዬ ምጠቅሰው ባይኖርም ግን ፓንዱለምን አይቻለሁ። የማየት እድሉ ነበረኝ እናት አገር። ፊልሞችን አይቻለሁ። ብቻ ፍጹም ቃል ከሚለው ከአማን ከሚለው ፊልም ጀምሮ በጣም ብዙ ፊልሞችን። የማየት እድሉ ነበረኝ በጣም ደስ ይላሉ በጣም ማራኪ ናቸው። እና እነኚህ ፊልሞችን ብዙ ጊዜ የማየት እድሉ ነበረኝ። እኔም አይቻቸዋለሁ ብዙ ቁም ነገርም የወሰድኩባቸው ፊልሞች ናቸው። እንደ አጠቃላይ ግን እነኚህ ፊልሞች በሚገባ ተጠቅሜባቸው በሚገባ ተደስቼ። ራሴንም ዘና ያደረኩባቸው ፊልሞች

ያው በሌላ ርዕስ ደግሞ መጥቻለሁ የቴክኖሎጂ ችግር ሲያጋጥም ምን ታደርጋለህ ይላል? ቀጣይ ርዕሴ ያው ቴክኖሎጂ ብዙ ጊዜ በተለያዩ ችግሮች አጋጥመታል። ምንሰራው ስልክ ጀመሮ። አንዳንድ ማሽኖች ጀምሮ ብዙ ጊዜ የቴክኖሎጂ ችግር ያጋጥመናል የሲስተም ችግር መተዋቀርበት አደረጃጀት ሲስተሙ ስርዓቱ ሊያስቸግረን ይችላል። እና ቴክኖሎጂ ምንድነው? ከሚለው ጀምሬ ወደዛ እመጣበታለሁ። ቴክኖሎጂ ያው እንደምናውቀው በጣም ብዙ ስራዎችን የምናከናውንበት ስራችንን ጊዜያችንን የሚቆጥብልን እንዲሁ ደግሞ የሰውን ልፋት። በቀነሰ መልኩ ትንሽ ወጪ ብዙ ውጤታማ የሆኑ ስራዎችን የምንሰራበት ነው ብዬ አስባለሁ ቴክኖሎጂን ስናነሳ ማለት ነው። ቴክኖሎጂ ደግሞ ከምንይዘው ስማርትፎን ጀምሮ ከምንይዘው ስልክ ጀምሮ እስከ ትልልቅ ቴሌቪዥኖች እስከ ትልልቅ አሁን አርቲፊሻል ኢንተለጀንሲ ሰው ወክሎ የሚሰሩ ሮቦቶች ጨምሮ እየሄድን ያለንበት የቴክኖሎጂ ጊዜ አለ። እና በተቻለ አቅም ስለኒህ እውቀቱ ቢኖረን እሰየው ነው። እነኚን ነገሮች አውቀን ማስተካከል መስራት ምንችልበት ሁኔታ ቢኖርና ብንሰራ በጣም ጥሩ ነው። ይበል የሚያሰኝ ነው። ሚበረታታም ነው። ነገር ግን እነኚህን ነገሮች ማድረግ ካልቻልን ካልቻልን ደግሞ በምንችለው አቅም ቀለል ያሉ ነገሮችን በማድረግ ሊሆን ይችላል እነኚህ ብዙም እንትን ሳንል የምናደርጋቸው ነገሮች ይኖራሉ። ብዙም ትኩረት ሳንሰጥ የምናደርጋቸው ድርጊቶች ይኖራሉ እና እነኚህን ነገሮች በማድረግ ጊዜያችንን የምናሳልፍበት ሁኔታ አለ። በአጠቃላይ ግን ምንድነው እኔ ቴክኖሎጂዎችን የሚበላሹበት ሁኔታ ይኖራል። ለምሳሌ ስልካችን በቀላሉ ሊበላሽ ይችላል እና እኔ የምችለው ከሆነ የማደርገው በቀላሉ ይሄን ቴክኖሎጂ ችግር ሲያጋጥመኝ የማደርገው ነገር ለማስተካከል እሞክራለሁ። በምችለው ባለኝ ሙያ ባለኝ አቅም ይሄን ነገር ለማስተካከል እና ደሞ አቅጣጫ ለማስያዝ እሞክራለሁ። ይሄን በምሞክር ሰዓት ደግሞ የምችለውን ያህል በሲስተም ችግር ከሆነ ያንን ችግር ለመፍታት ብዙ ነገሮችን እጎሮጉራለሁ እነካካለሁ ምናምን ምናምን ነገር እና እንደዛ በማድረግ የገጠመኝን ችግር ለመፍታት እሞክራለሁ። ግን እውቀቱ ከሌለኝና ማካቅሜ የሚሆን ከሆነ ያው ባለሙያ አለው ማንኛውም ባለሙያ አለው ሁሉ ያንን ሊሰራ ሊያስተካክለኝ ወደሚችል ሰው በፍጥነት እሄዳለሁ ማለት ነው። ከዛ ሄጄ ያንን ነገር እንዲያስተካክሉልኝ ወይ ደግሞ እንትን እንዲሉት ያንን ችግር እንዲፈቱልኝ አደርጋለሁ ማለት ነው። እና ይሄ በጣም ትልቅ ትኩረት የምትሰጠው ነገር ነው። እና እንዲ አይነት የቴክኖሎጂ ችግሮች በሚያጋጥሙኝ ጊዜ ይሄንን ነገር አደርጋለሁ ማለት ነው። ይሄንን ነገር በማድረግ ማስተካከል እሞክራለሁ ከእኔ በላይ ከእኔ አቅም በላይ ከእኔ እውቀት በላይ ከእኔ ችሎታ በላይ ከሆነ ደግሞ ከእኔ የተሻሉ ሰዎች እንዲያስተካክሉት ለእነኛ ሰዎች እድሉን አሳልፌ እሰጣለሁ ማለት ነው። ይሄ ደግሞ ሞኝነት ሳይሆን ብልህነት ነው። ምክንያቱም እኛ ምንችለውን ነገር እኔ ምችለውን ነገር ቴክኖሎጂ ነገር ማስተካከል እሞክራለሁ ያ የቴክኖሎጂ ነገር ደግሞ ከእኔ አቅም በላይ የተሻለ በዛ ነገር የሰለጠነ ሙያ ያለው ኤክስፐርት የሆነ ወይም ደግሞ ትልቅ ደረጃ ላይ ያለ ሰው ያንን ችግር እንዲፈታ ያንን ችግር እንዲያስተካክልልኝ። ማድረግ ካደረግክ አድርጌ ችግር ተፈቶልኝ ወደ ስራ እገባለሁ ማለት ነው። እና የስምንት ሰዓት ማስታከር ነገር ካስተካከሉ ደግሞ ሌሎችን እንዲያስተካክሉልኝ አደርጋለሁ ማለት ነው። እና ሌሎችም ነገሮች ሲገጥሙኝ አብዛኛው ጊዜ ይሄንን ዘዴ ነው የምጠቀመው ምክንያቱም። ምንም ነገር ሲሆን በቀላሉ ማስተካከል የምንችላቸው ነገሮች ይኖራሉ። ወደ ባልመያ ዘንድ በሄድን ቁጥር ግን ብዙ ወጪዎችን የምናወጣባቸው አማራጮች ይኖራሉ ብዙ ወጪዎችን የሚመጡበት ሁኔታ የሚፈጠር አለ። ከዚህ ለመቆጠብ እና ከዚህ ገንዘብህን ወይም ደግሞ ጊዜህን ለመቆጠብ በቻልነው አቅም በቀላሉ ልናስተካክል የምንችላቸው ነገሮች ማኗላቸውን በማንበብ ሊሆን ይችላል። መረጃ ስለ እነሱ በመሰብሰብ ሊሆን ይችላል። የተበላሸውን ነገር ለማስተካከል መሞከር መጀመሪያ የምሰጠው እና ቅድሚያ የምሰጠው ተግባር ነው እንደ እኔ እንደ አንድ ግለሰብ ማለት ነው። እና እኔ ለማስተካከል የምችለውን ያህል እሞክራለሁ እና ከዛ በኋላ ከእኔ አቅም በላይ የሚሆኑ ከሆነ እንዳልኩት ለተሻለ ባለሙያ ይጃቼው እሄዳለሁ። ነገር ግን እነዚህ የቴክኖሎጂ ምርቶች ከእኔ የተላመዱ በእኔ አቅም ላስተካክላቸው የምችላቸው በኔ ሙያ በኔ ባለኝ የስራ ለምድ ወይም ደግሞ በእኔ አቅም ላስተካክለው የምችለው ከሆነ ለማስተካከል እሞክራለሁ። አንዳንድ ጊዜ ግን አብዛኛው ቴክኖሎጂ ነገሮች ከእኔ ከአንድ በዛ ሙያ ካልሰለጠነ ሰው አሰቸጋሪ ናቸው ብዙ ጊዜ ያሰተዋልኩት ማለት ነው። በቀላሉ ሊሰተካከሉ አይችሉም። ባለሙያ ይፈልጋሉ። ምናምን ነገር ግን በተቻለ አቅም ግን እነዚህን ነገሮች ማስተካከል ብንችል የተሻለ ነው ብዬ አስባለሁ። እንደ አንድ ግለሰብም እኒህን ነገሮች ማስተካከል ስንችል በጣም የተሻለ ገንዘባችንን እንቆጥባለን። ያን የተፈጠርብንን ችግር በቀላሉ ማስተካከል ትንሽ ነገር ሆኖ በእኛው እውቀት ማጣት ምክንያት የሚበላሹብን ነገሮች አሉ እነኚህን ማስተካከል አለመቻል ደግሞ ትልቅ ኪሳራ ነው። አስባለሁ እና እንደዚህ በኔ አቅም የምችላቸው ነገሮች በቀላሉ የተበላሹ ነገሮችን አስተካክላለሁ። ከእኔ አቅም በላይ የሆኑትን ደግሞ ከእኔ የተሻለ ባለሙያ እንዲያያቸው በማድረግ የተሻለ መፍትሄ እንዲሰጥ አደርጋለሁ ማለት ነው። እና እነኚህ የቴክኖሎጂ ምርቶች እንደዚህ በማድረግ መፍትሄ አፈላልጋለሁ ማለት ነው።

እሺ ቤተሰብ ምን አይነት በዓላት ታከብራላችሁ ቤተሰቡ ምን አይነት በዓላት ታከብራላችሁ የሚለው ርዕስ? አንዳንድ ሀሳቦችን አነሳለሁ። ምንድነው ያው የተለያዩ በዓላቶች አሉ እንደ ሀገራችን። ብዙ አይነት ሃይማኖታዊ በዓሎች አሉ። እንዲሁም ደግሞ አንዳንድ ብሄራዊ በዓሎች አሉ። ብዙ ጊዜ ሃይማኖታዊ ማለት በዓሎችን አዲስ አመት እንደ የሃይማኖት ቢለያይም በክርስትና ገና ፋሲካ የሚባሉ በዓላቶች እና በእስልምናው በረመዳን መወሊድ የሚባሉ በዓላቶች አሉ። እና እነዚህ በዓላቶች በተለይ ሁኔታ ሰው ተሰብስቦ ዘመድ ካለበት ልጅ ካለበት ተሰብስቦ ቤተሰብ ተሰብስቦ ነው የሚያከብረው። ይሄን በዓል እና ብዙ ጊዜ እንዲህ አይነት በዓላቶች አብረው አብረው የሚያሳልፉባቸው ሁኔታዎች አሉ። እነዚህ በዓላትም ደግሞ የተለየ ስሜት የሚፈጥሩልን ሁኔታ አለና እነኚህን በዓላቶች አብረን ተሰብስበን የምናሳልፍበት ሁኔታ ሰፊ ነው ብዬ አሰባለሁ። እንዳጠቃላይ ማለት ነው። እና እነኚህን በዓላቶች እኔ አሁን እንደ አንድ ግለሰብ ብዙ በዓላቶችን አብሬ ከቤተሰብ ጋር ትልቅ በዓላቶችን አብሬ አሳልፋለሁ እና ቤተሰብ ጋር አከብራለሁ። ለምሳሌ የገና የጥምቀት በዓላቶች በተለይ የአዲስ አመት በዓላቶች በዓልን ከቤተሰብ ጋር ተሰብስቤ የማከብረውና የማሳልፈው ማለት ነው። የበዓላት ወይ ደግሞ ለኔ ጥሩ የሆነ ነገር ይፈጥርልኛል የሆነ ጥሩ ስሜት ይፈጥርልኛል። እና ደስ የሚልም ነገር ለራሴ ይሰጡኛል እነኝ በዓላቶች በተቻለኝ አቅም አከብራልው ማለት ነው። ለብቻዬ ይሁን እንደ ቤተሰብም ቤተሰብ ከቤተሰብ ጋር ማለት ነው። ግን ብዙ በዓላቶችን በተለያየ አጋጣሚ ከቤተሰብ ጋር ነው የማሳልፈው። የቤተሰብ በዓላቶች ደግሞ እነዚህ በዓላቶች ደግሞ እኔ የተሻለ ደስ ይላሉ ግን ሰው ጋር ማሳለፍ ብቻ ነው በዓልን ስናሳልፍ እና ግቢ ከሰው ጋር ስናሳልፍ ያለው ስሜት አንድ አይነት አይደለም በጣም ይለያያል። እና ከዛ አንፃር እነዚህ በዓላቶች በተለያየ አይነት ሁኔታ አሳልፋለሁ ማለት ነው። እንደ ግለሰብ ለብቻዬ ሊሆን ይቻላል እንደ እንዲሁም ደግሞ ከተለያዩ ሰዎች ጋር በጋራ በመሆን እነኝ በዓላቶችን አከብራለሁ ማለት ነው። እና በጣም ብዙ ልዩ ስሜት አለው። ከምንወዳቸው ሰዎችጋር ቤተሰቦቻችን ጋር ሲሆኑ እነኝህ ስሜቶች ደግሞ ልዩ ይሆናሉ የተለየ ስሜት ነው የሚፈጠሩት። እና እንዲሁ ደግሞ እነኚህን በዓላት የተለያዩ ተግባራት እና በማከናወን ቤት ውስጥ የጸዳ ቤት ውስጥ ዘና ደስ እያለ ነው የምናሳልፈው። እነኝህ በዓላቶች ያ ማለት ደግሞ በዓላትም በሚኖሩ ጊዜ ደስታ አብሮ ይኖራል። ደስታ ደግሞ ለተለየ ስሜት ይፈጠራል። ለተለያዩ ሰዎች እና እኔም እነኛ ደስታ የሚፈጥሩልኝን ነገሮች በተቻለ አቅም ይሄን በበዓላት ጊዜ እያከናወንኩ ቤተሰቤ ጋር ደስ እያለን በዓልን ምናሳልፍበት ሁኔታ አለ። ይሄን ደግሞ ትልቅ ነገር ነው። በዓላቶችን በደስታ ማሳለፍ የተለየ ስሜት አለው የተለየ ደስታ ነው። ምናልባት ብዙ ሰዎች ከቤተሰብ ጋር የማያሳልፉበት ሁኔታ አለ ነገር ግን ይሄን እድል አግኝቼ ነው ከቤተሰብ በዓልን ማሳልፍ ለኔ ትልቅ ነገር ነው። ማክበር ለኔ ትልቅ ነገር ነው። እና ከዛ አንፃር በዓላቶችን ከቤተሰብ ጋር የማከብርባቸው ሁኔታ ላይ በጣም ሰፊ ናቸው። ምናልባት አንዳንዴ በስራ ምክንያት አንዳንዴ ላላከብር እችላለሁ ነገር ግን በተቻለኝ አቅም እንቁጣጣሽ ገናም የፋሲካን በዓላቶች ቤተሰብ ጋር ነው የማከብረው። ሙሉበሙሉ ማለት እችላለሁ ምክንያቱም ያው ከቤተሰብ ጋር ነው ብዙ ነገሮችን የምናሳልፈው ብዙ ዝግጅቶች ይዘጋጃሉ። ለበአል ጉድ ጉድ ማለቱ ያለነው ያ ጉድ ጉድ ደግሞ የተለየ ስሜት ይፈጥራል። ያን ስሜት ደግሞ እያጣጣሙ ለበአል አብሮ ከቤተሰብ ጋር ማሳለፍ የበአል ጊዜ በጣም ደስ የሚል ስሜት አለው። ብዬ አስባለሁ እንደ ግለሰብ ማለት ነው። በምክንያቱም በአመት አንዴ የሚመጡ በዓላቶችን ለየብቻ ተበታትኖ ከማሳለፍ አንድ ላይ ሆኖ ማሳለፍ ጥሩ የሆነ ስሜት ይፈጥራል። ጥሩ የሆነ ደስታ ይፈጥራል። ጥሩ የሆነ እንትን ፍላጎት ይኖረናል ለዛ ትዝታም ይሆናል። ወደፊት ራሱ እንደዚህ ነበር የምናሳልፈው ወይኔ እኮ እንደዚህ ነበር እንደዚህ ነው እኮ ምናምን እያልን እንድናውራ እንትን ይላልና በጣም ጥሩ ነገር ነው። ብዬ ነው የማስበው እንደ አንድ ግለሰብ ይሄ ነገር በጣም አስፈላጊ መጠቀም ነው ብዬ አስባለሁ። ምክንያቱም እነኚህን በዓላቶች እንደዚህ ስናከብር የተለየ ስሜት ይፈጥራሉ። በዓል በዓል ይመስላል የተለየ እንደውም በዓል በዓል አስመስሎ ተሰብስቦ የበአል ምግቦች ይዘጋጃሉ። ምግብ የተለያየ አይነት ከዶሮም ከስጋም ከተለያየ በቃ አለ የተባሉ ነገር በሙሉ ይዘጋጁና። ነው እኔን በዓላቶችን ምናከብረው እና እኔ የሚባለው ቤት ስናከብር ደግሞ በተለየ ሁኔታ ትኩረት ሰጥተን የሆነ ተዘጋጅተን ውበታችንን ጠብቀን ጽድት ብለን ፏ ብለን እነኝህ በዓላት የምናሳልፈውና ትልቅ ለውጥ አለው። እንደ አንድ ግለሰብ የተለየ ስሜት ይፈጥራል። ይሄን ስሜት ደግሞ ምናገኘው ከቤተሰብ ጋር ስንሆን ነው። ወይም የበአል ጊዜ የምናሳልፈው ከቤተሰባችን ጋር ስናከብር የተለየ ስሜት ይፈጥርልናል። ስለዚህ አብዛኛው በዓላቶች የሚባል በሚባል በልኩ ወደ ቤተሰብ ጋር ማሳለፍበት ሁኔታ ሰፊ ነው ብዙ ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እንደ አጠቃላይ